የአካል ብቃት እንቅስቃሴ ታደርጋለህ? የአካል ብቃት እንቅስቃሴ ታደርጋለህ የሚል ጥያቄ ነው የተጠየኩት የአካል ብቃት እንቅስቃሴ አደርጋለሁ። የአካል ብቃት እንቅስቃሴ ማድረግ እንግዲህ ለጤናችን በጣም በጣም ጠቃሚ የሆነ እንግዲህ ማንኛውም ሰው ሊሰራው የሚገባን። በሽታን ልንከላከልበት የምንችልበት መንገድ ነው። እንግዲህ በሽታ ከመያዙ በፊት እኛን ከ እንትን ከማለቱ በፊት ልንቆጣጠረው የሚገባ። ማለት ልንሰራው የሚገባ የአካል ብቃት እንቅስቃሴ ነው ማለት ነው። ፍሪ የሆነ ቀድመን በሽቶችን መከላከል እንችላለን ማለት ነው። የአካል ብቃት እንቅስቃሴ የምንሰራ ከሆነ ስለዚህ ማንኛውም ሰው ሊሰራ የሚችለው እንቅስቃሴ ነው። ደህንነቱን ለመጠበቅ አለማችን ላይ እንግዲህ ካሉ ህዝቦች መካከል ብቃት እንቅስቃሴ የሚሰሩ ሰዎች። የመኖር እድላቸው ወይም እድሜያቸው ይጨምራል ማለት ነው። የአካል እንቅስቃሴ የአካል ብቃት እንቅስቃሴ ስለዚህ የአካል ብቃት የአካል ብቃት እንቅስቃሴ የሚሰሩ ሰዎች እና አካል ብቃት እንቅስቃሴ የማይሰሩ ሰዎች ከፍተኛ የሆነ ልዩነት አላቸው ማለት ነው። ልዩነቱም እንግዲህ ምንድነው? አንደኛ አካል ብቃት እንቅስቃሴ የሚሰሩ ሰዎች ኦቢሲቲ የሚባለውን መቀነስ ይችላሉ ክብደት መቀነስ ይችላሉ

የምትወደው ከተማ የት ነው የሚል ጥያቄ ነው ጥያቄው የሚለው የምትወደው ከተማ የት ነው ነው? እንግዲህ እኔ በምኖርበት አካባቢውም እኔ በምኖርበት ሀገር። ከኢትዮጵያ ከተሞች ውስጥ የምወዳት በዋናነት። አዲስ አበባ ወይም ካፒታል ሲቲያችን ነው ማለት ነው ኢትዮጵያ ዋና ከተማ ነች አዲስ አበባ። የኢትዮጵያ ዋና ከተማ ከሆኑ ከመሆኗም በላይ ደግሞ የአፍሪካ ህብረት ወይም የኤዩ መቀመጫ ናት ማለት ነው። ስለዚህ እንደ አፍሪካውና ከተማ ሁና ታገለግላለሽ ማለት ነው። እጅግ በጣም የሆነች አሁን ላይ አሪፍ የሆነ እንቅስቃሴ ልማት እንቅስቃሴ እየታየባት ያለች በቱሪስቶችም ደግሞ በጣም ተወዳጅ ሆና እየተጎበኘች ያለች የሀገራችንም ባህል ትውፊት ልምድ ካልቸሩን በደንብ እያሳየች ያለች ከተማ ናት ማለት ነው። እንግዲህ ስለዚህ አዲስ አበባ። በጣም እንደኔ የምወዳት ከተማ እንዲሁም ደግሞ ለኑሮ ምርጫዬ የማደርጋት። የአየር ንብረቷ ተስማሚ ሆነ ለየትኛውም ዜጋውም ይሁን ወይና አደጋ የሆነ የአየር ንብረት ያላት ነች ማለት ነው። እንግዲህ ስለዚህ አዲስ አበባን ምርጫ ያደርጋሉ ማለት ነው። አለም ላይ ካሉ ከተሞች ደግሞ በጣም የምወደው ከተማ። በጣም ማየትም የምፈልገው ከተማ ብትኖር ፓሪስ ነች ማለት ነው። እንግዲህ ፓሪስ ማለት ከኢሮፕ ላይ ካሉ ከተሞች መካከል በዋናነት እንግዲህ እንደተገለግለው የፈረንሳይ ዋና ከተማ በመሆን ነው ማለት ነው። የፈረንሳይዋ ና ከተማ ፓሪስ እንግዲህ አለማችን ላይ በጣም ከሚጎበኙ በአመት በብዙ ሚሊየን ሰዎች ከሚጎበኙ ከተማዎች መካከል አንዷ ነች። ወይም በቅድሚያ የሚሰጣት ሀገር ነሽ ማለት ነው። እንግዲህ ፓሪስ በጣም ብዙ የሆኑ ታሪካዊ ካልቸራል የሆኑ ነገሮች ያሉት ናት የህዝቡን አለባበስ አመጋገብ ስታይል አኗኗር በአጠቃላይ የኢሮፕን ላይፍ ስታይል ልትግልጽ የምትችል ከተማ ነሽ ማለት ነው። ስለዚህ ኢሮፕን በጣም ከኤሮፕ ካሉ ከተሞች ውስጥ ወይም አለማችን ላይ አሉ ከሚባሉ ከተሞች ከነ ኒውዮርክ ከነ ዲሲ ከነ ቤጂንግ እንዲሁም የሮይ ዲጂኔሮ ለንደን ማድሪድ ከሚባሉ ከዋና ዋና ከተሞች መካከል። ምትመደብ ናት ስለዚህ እሷን በዋናነት በጣም ማየት እፈልጋለሁ ማለት ነው። እኔ የምወዳት ከተማ ነች። እንግዲህ ፈጣሪ ፈቅዶ እሷን ማየት እፈልጋለሁ ማለት ነው። እንግዲህ ምክንያቱም አለማችን ላይ በጣም በብዙ ሚሊየን ህዝቦች የምትጎበኝ ከተማ ስለሆነች ከብዙ ሰዎች ጋራ የመገናኘት እድል አለ ማለት ነው። እዛ ብዙ የልምድ ልውውጦችን ላደርግ እችላለሁ ማለት ነው። ከሰዎች ጋር በንግድ ዙሪያ ሊሆን ይችላል በትምህርት ዙሪያ ሊሆን ይችላል በቢዝነስ ዙሪያ ሊሆን ይችላል በተለያዩ ነገሮች ከሰዎች ጋር የተለያዩ ሊንኮችን ለመፍጠር የምታግዝ ከተማ ነሽ ማለት ነው። እንግዲህ የተለያዩ ኦሎምፒኮችን በማዘጋጀት ትታወቃለሽ ማለት ነው። ሀገራችን ኢትዮጵያም እንግዲህ የወርቅ ሜዳሊያ ካገኘችባቸው ኦሎምፒኮች መካከል ፓሪስ ኦሎምፒክ ሃያ ሃያ አራት ፓሪስ ኦሎምፒክ የምናውቀው ነው ማለት የምናስታውሰው ነው ማለት ነው። እንግዲህ ስለዚህ በስፖርት ፌስትቫሎች በማካሄድም በጣም ታዋቂ የሆነች ሀገር ነሽ ማለት ነው። ወይም ከተማ ነሽ ማለት ነው። ስለዚህ ፈረንሳዮች በጣም የሚኮሩባት የሚተማመኑባት የፈረንሳይም ባህል ትውፊት ልምድ የአለባበስ በስታይል የአመጋገብ ስታይል እንዲሁም ደግሞ የአኗኗር ዘይቢ በጣም እየገለጸች ያለች የራሳቸውን ታሪክ ድሮ ላይ ምን አይነት ታሪክ እንደነበራቸው ሂስቶሪካል ባክግራውንዳቸውን ሁሉ የምትገልጽ ቱሪስት መስብ የሆነች ከተማ ነሽ ማለት ነው። ፓሪስ

የስራ ምግባር ታከብራለህ? የስራ ምግባር ታከብራለህ መግበርት ማክበር እንግዲህ ማንኛውም ሰው የስራ ምግባር ማክበር አለበት ወይም ወርክኢቲክስ የሚባለው ማለት ነው። ዲሲፕሊን ሊኖረው ይገባል በስራው ላይ ከእነዚህም መካከል ደግሞ በጊዜ ወደ ስራ ቦታ መገኘት ሰራተኞችን ማክበር ሊሆን ይችላል። የሚመጡ ከስተመሮችን ገስቶችን እነሱን መንከባከብ ሊሆን ይችላል። ስለዚህ እነዚህን ማክበር አለበት እኔ አከብራለሁ

ባህላዊ ልብስ ትለብሳለህ? ባህላዊ ልብስ እለብሳለሁ። ባህላዊ ልብስ እለብሳለሁ ብዙ ጊዜ ምክንያቱም እኔ በምኖርበት አካባቢ። እኔ እኛ ሀገር ላይ በደንብ ባህላችንን በአመንጋገብና ባለበሳችን እንትን የምንለው ስለዚህ እሱን እለብሳለሁ።

የስራ ምኞቶች ምንድን ናቸው እኔ ምፈልገውን ነገር ማሳካት ነው ምፈልገው ህልሜን መኖር ነው ማለት ነው። እኔ እማቅደውን እቅዴን አሳክቼ በዛ እቅድ መሰረት ደግሞ ስራዬን በደንብ በውጤታማ ስራ ያቀድኩትን ስራ በውጤታማነት ጨርሼ ሰክሰስፉል መሆን ነው ማለት ነው። ስለዚህ ህልሜን ወይም ድሪሜን

መዘመር ትወዳለህ? መዘመር እወዳለሁ ብዙ ጊዜ እወዳለሁ ለብቻዬ ስሆን ምናምን መዘመሩ እወዳለሁ ማለት ነው። እንደውም በዋናነት ደግሞ እኔ ከመዘመሩ የሀገራችንን መዝሙር። እዘምራለሁ እሱን በምዘምርበት ሰዓት እግዲህ ለሀገር ያለኝን ፍቅር ለማሳየት ነው ማለት ነው። እንግዲህ ስንት ሰዎች መስዋዕትነት ስለከፈሉላት

ምን ምን አዲስ ነገር መማር ትፈልጋለህ? ስለ ዲጂታል ማርኬቲንግ ወይም ስለ እንትኖች ብዙ ጊዜ መማር እፈልጋለሁ ስለ ኦንላይን ማርኬቲንግ ስለ ዳይሬክት ሴሊንግ። ብዙ ጊዜ ማወቅ መረዳት እፈልጋለሁ ማለት ነው። እንደዚህ አይነት ነገሮችን ብማር በጣም ደስ ይለኛል።

የስራ እድገት እየፈለክ ነው አሁን ላይ እየሰራሁ አይደለም እየሰራሁ አይደለም ማለት የምሰራው ስራ አሁን ላይ ትምህርቴን መማር ነው ከትምህርቴ ጎኑ ለጎኑ ነው ስራ እየሰሩ ያለሁት ግን እሱ ላይ። የስራ እድገት አለው አብ የስራ እድገት አለው በጣም እፈልጋለሁ ያ ካለሁበት ደረጃ ራሴን አፕግሬድ በመረግ አንድ ስቴፕ ማሳደግ እፈልጋለሁ ማለት ነው

ወተት ትጠጣለህ ወተት እጠጣለሁ? ወተት እንግዲህ ከሚሰጣቸው ጥቅሞች መካከል ሀይለኛ ፕሮቲን ፕሮቲን እንትን አለው ማለት ነው። ምንድነው? ለራሳችን ሰውነታችን ቢወድ እንድናደርግ ይጠቅመናል። ወተት ስለዚህ ብዙ ጊዜ እሱን እጠቀማለሁ ምክንያቱም የተጠቀምኩት ምን ያደግኩት ሀሪፍ የምንለው ፍሬሽ የሆነ ምግብ ነው

ወደ ስራ ምን ትለብሳለህ ወደ ስራ ለመሄድ የምለብሰው ልብስ ምንድነው? ዩኒፎርሜን ነው የምለብሰው ምክንያቱም ማንኛውም ሰው ወደ ስራ የበሚሄድበት ሰዓት የራሱ የሆነ ዩኒፎርም ሊኖረው ይገባል ወደ ስራ ሲገባ ሊለብሰው እንትን የሚለው ዩኒፎርም ሊኖረው ይገባል ማለት ነው። ስለዚህ እሱን ለብሼ ነው የምሄደው ወደ ስራ።